የስራዬ ቦታዬ በጣም አሪፍ ነው ቪዲዮ ውስጥ ነው እምሰራው። አንዳንዴም ትምህርት ቤት ውስጥም እሰራለሁ። እና ብዙም ሰዓትም እዛም እዛ አልቆይምና የስራዬ ቦታዬ በጣም ይመቻል። ጸጥታ ያለ ጸጥታ የሰፈነ ቦታ ስለሆነ በጣም ይመቸኛል ለሁሉም ነገር በጣም እወደዋለሁ እኔም።

እኛ አካባቢ ገበያ በጣም ይመቻል በጣም ትልቅ ገበያ አለን። ብዙ እቃዎች ይሸጣሉ ብዙ ነገር ግብይት ይደረግበታል። እና ብዙ ሰዎች ይገኛሉ አሉ ሁሌም ነው ደግሞ የሚገርመው ነገር ሁሌም አለ ገበያ። ብዙ ነገር መግዛትም መሸጥም እንችላለን።